ሽማግሌዎች እንዴት ታከብራለህ? እንግዲህ ሽማግሌዎች በጣም ሊከበሩ የሚገባ ትልልቅ ሰዎች ናቸው። ሽዋግሌዎች ብቻ ሳይሆን አጠቃላይ የሰው ልጅ ሊከበር ይገባዋል። ነገር ግን የነሱን ለየት የሚያደርገው አቅማቸው የደከመ የሰዎችን እርዳታ የሚሹ የሚፈልጉ ስለሆኑ በተቻለ መጠን እነሱን ለማክበር እሞክራለሁኝ። መቀመጫ አጥተው ከሆነ ከመቀመጫ በመነሳት መንገድ ላይ ቆምቶበ ማሳለፍ የተሸከሙት የያዙት ነገር ካለ እሱን በማገዝ ሽማግሌዎችን በደንብ አከብራለሁ

ግጭቶችን ማስተካከል ትችላለህ? አዎ እችላለሁኝ ያው እንደ ግጭቶቹ ሁኔታ ሊለያይ ይችላል ከእኔ አቅም በላይ የሆኑ ነገሮች ከሆኑ ለሚል አቅም ለሚችል ለሚፈቅድ ሰው መስጠት ወይም መተው ነው። በአቅሜ ልክ የሆኑ ግጭቶችን ግን ለማስተካከል እሞክራለሁ። ደግሞ ግዴታ ነው ያው ሰው ግጭት አያገኘሁም አይባልም ግጭቶች ይኖራሉ። እንደዛ ነገር ግን በተረጋጋው ሁኔታ በሰከነ መንፈስ ለማስተካከል እሞክራለሁ

ምን ያክል ጊዜ ስብሰባ ታደርጋላችሁ? እኔ ባለሁበት የሰራ ዘርፍ ላይ ስብሰባ የምናደርገው በወር እንዴ ነው። በጣም አስፈላጊና አስቸኳይ የሆኑ ጉዳዮች ሲገጥሙ ደግሞ እንደየአስፈላጊነቱ በየሳምንቱ በየሁለት ሳምንቱም ስብሰባ ልናካሄድም እንችላለን። እና በቋሚነት ግን የምናካሂደው በወር አንዴ ነው የወሩ መጨረሻ ላይ ማለት ነው። ስብሰባ የምናደርገው